አዎ ስነ ጥበብ እወዳለሁ ለምሳሌ እንደ ፊልም እንደ መዝሙሩ የመሳሰሉት አይነት ነገሮችን እንደገና ደግሞ በጣም የእጅ ስራ ውጤቶችን በጣም ነው የምወደው በጣም ነው የማደንቀው። በእጅ የሚሰሩትን ነገሮችን ሙሉ በጣም ነው የምወዳቸው በጣም ነው የማደንቃቸው። እንደ እንትን ደግሞ ያሉት ነገሮችን እንደ ፊልም ምናምን ያሉት ነገሮችን እንደ ግጥም እንደ ድርሰት ያሉት አይነት ነገሮችን በጣም ነው የምወዳቸው። ደስ ይለኛል ስነ ጥበብ ከልጅነቴ ጀመሮ በክበባት ውስጥ እሳተፍ ነበረ። ስለ ጥበብ መማር በጣም ነው ደስ የሚለኝ ስለ መጽሐፍ ማንበብ ምናምን ነገር እወዳለሁ። በጣም ነው ደስ የሚለው እጅግ በጣም ሰውን እንትን የሚል ነገር ነው ሰውን የሚ የሚያንጽ ነገር ስለሆነ እጅግ በጣም ደስ ይለኛል። ስነ ጥበብ በጣም ጥሩ የሆነ ነገር ነው ሁሉም ሰው ቢማረው ቢያውቀው። ምክንያቱም ሁሉም ነገር የሚሰራው ስለ በጥበብ በኩል ነውና ጥበብ በጣም ለሰው ልጅ አስፈላጊና ወሳኝ የሆነ ነገር ነውና። በጣም ደስ የሚል ነገር ነው ጥበብ ሁሉን ነገር ያስተምራል የኋለኛውን ነገር ያስተምራል የሚመጣውን ነገር ያስተምራል። እና በጣም ወሳኝና ጥሩ የሆነ ነገር ነው ጥበብ በጣም ደስ ይላል እና አሁንም መማርን እፈልጋለሁ። ለወደፊትም መማሩን እፈልጋለሁ እንደገና ደግሞ ትውልድን በጥበብ ውስጥ ማስቀጠል እፈልጋለሁ ጥበብ እጅግ በጣም ለሰው ልጅ አስፈላጊ ነገር ነው። ማንም በጥበብ እንጂ ዝም ብሎ በደፈናው መኖር አይችልም። ጠቢብ መሆን አለበት ሁሉም ሰው። ለምሳሌ በጣም የእደ ጥበብ ነገሮችን ብማር አሁን እኔ ለምሳሌ ገቢ ማግኘት እችላለሁ ገቢ ሳገኝ ደግሞ ይኸው ለኑሮዬ እጅግ በጣም ጥሩ ይሆንልኛል ማለት ነው። እንደገና ደግሞ በአእምሮዬ ጠቢብ ስሆን ብዙ ነገሮችን አስታውዬ መራመድ እችላለሁ። ለብዙዎች ልተርፍ እችላለሁ ለብዙዎች እንትን ልል እችላለሁ እና በጣም ጥበብ ወሳኝ የሆነ ነገር ነው በጣም ጥሩ ነገር ነው። ለሰው ልጅም ደግሞ አንደኛ ከምግብ መጠለያ ቤት ማነው ምግብ መጠለያ የተለያየ አይነት የመሰረታዊ ፍላጎቶችም እንደሚያስፈልገው ሁሉ የሰው ልጅ ደግሞ ጥበብንም ጭምር ያስፈልገዋል። እና ምክንያቱም እንዴት መኖር እንዳለበት የግድ ማወቅ ስላለበት ጥበብን እንዴት ህይወቱን መምራት እንዳለበት ማወቅ ስላለበት ጥበብን መማር መቻል አለበት። ጥበብን ደግሞ የሚማረው ከአካባቢው ነው ከአካባቢው ከሚያየው ነገር ሁሉ ጥበብ መማር ይችላል። ጥበብም ማወቅ ይችላል እና በጣም ጥበብ ወሳኝ ነገር ነው። ጥበብን ደግሞ ለመማር ሁል ጊዜ እኩል እንትን መሆን አለበት ሁል ጊዜ መሻሻል መቻል አለበት ሁል ጊዜ ማወቅ መቻል አለበት ሁል ጊዜ መትጋት መቻል አለበት። እና ጥበብ እጅግ በጣም ለሰው ልጅ በጣም ወሳኝ የሆነ ነገር ነው። እና ጥበብን በጣም ፈልጋት ይላልና ታላቁ መጽሐፍም የጥበብ ሁሉ መጀመሪያ ደግሞ እግዚአብሔርን መፍራት ነው። ይላልና ፈጣሪያችንን በመፍራት ጥበብም በመጀመሪያ ማወቅ ምክንያቱም የጥበብ ሁሉ ሰጪ እሱ ስለሆነ እሱን መለመን አለብን እንደገና ደግሞ በራሳችን ደግሞ መትጋት መቻል አለብን። እና በጣም ማወቅ መቻል አለብን ከሁኔታዎች መማር መቻል አለብን። ከነገሮች በስራ በተለያየ አይነት የእለት ተእለት እንቅስቃሴያችን ውስጥ ጥበብን መያዝ አለብንና ለህይወታችን ቁልፍ ይሆንልናል ለህይወታችን በጣም ቁልፍና መሰረት ስለሆነ ማለት ነው። ዝም ብለን በድንግዝግዝ እንዳንሄድ ያደርገናል ዝም ብለን በጨለማ እንዳንሄድ ያደርገናልና ጥበብ እጅግ በጣም አስፈላጊ ነው። ለሰው ልጅ ሁሉ በጥበብ ሲሆን ሁሉም ነገር ሀገርም ይሁን እቤትም ይሁን የተለያየ አይነት ነገር የሚገነባው በጥበብ እንጂ ዝም ብሎ በስሜታዊነት አይደለም። ስለዚህ ጥበብ ለሰው ልጅ እጅግ በጣም አስፈላጊ ነገሮች ናቸው። እናም ጥበብን መፈለግ እጅግ በጣም ጥሩ ነው። ስነ ጥበብ እጅግ በጣም ለሰዎች አስፈላጊ የሆነ ነገር ነውና። ስነ ጥበብ በጣም ነው የምወደው እኔ አርት በቃ አርት በጣም ደስ ይለኛል። ለምሳሌ ስዕል ደስ ይለኛል። መዝሙር ደስ ይለኛል። እንደገና ፊልም በጣም ደስ ይለኛል። የሰው ልጅ ፈጠራ ተፈጥሮ የሚሰራው ነገር ራሱ ያ ስነ ጥበብ ይባላል እና ያንን ነገር አደንቃለሁ ያንን ነገር በጣም እወዳለሁ። በጣም ነው ደስ የሚለኝ ስነ ጥበብ። እና በጣም ደስ ብሎኝ ነው ሁል ጊዜ ነው። ልቤ ወደዛ የሚሳበውና በጣም ስነ ጥበብን እጅግ በጣም አድርጌ ነው የምወደው። ሁሉም ሰው ደግሞ ብዙ ሰው ይወደዋል ብዬም አስባለሁ። ስነ ጥበብን ምክንያቱም ጥበብ ደስ ይላል ደስ ትላለች ጥበብ እና ስለ ሁሉም ነገር አመሰግናለሁ። ቴንኪው

የምመገበው በብዛት እንጀራ ነው። እንጀራ የኢትዮጵያ ባህላዊ ምግብ ማለትም ሁል ጊዜ የሚዘወተር ምግብ ነውና በብዛት እንጀራ በውጥ እበላለሁ። እንጀራ እቅ የሚሰራው ደግሞ ከጤፍ ከስንዴ የተለያየ አይነት ነገር እህሎችን በመጨመር ሊሰራ ይችላል ግን አብዛኛው ሰዓት የሚሰራው ደግሞ ከጤፍ ነው። እንደገና ደግሞ ማባያም አለው። ወጥ ሊሆን ይችላል የተለያየ አይነት ወጥ ለምሳሌ ሽሮ ወጥ ሊሆን ይችላል። ድንች ወጥ ሊሆን ይችላል ዶሮ ወጥ ሊሆን ይችላል። የተለያየ አይነት ወጥ በመስራት አታክልተውች ሊሆን ይችላሉ። በሱ አንድ ላይ ሊበላ ይችላል እሱ እንደ ዳቦ ወይም ደግሞ እንደ ሌላ እንደ ማጣበቂያ ነገር ተደርጎ ይበላል ማለት ነው። ስለዚህ እንጀራ ነው አዘውትሬ ያው የምበለው ምሳ ሰዓት በብዛት እንጀራ እንበላለን። ጠዋት ደግሞ ቁርስ ላይ የተለያየ አይነት ነገሮችን ልንበላ እንችላለን። ለምሳሌ እንደ ገንፎ ጨጨብሳ የተለያየ አይነት ነገር ዳቦ ልንበል አንችላለን። እራት ሰዓትም ላይ ደግሞ እንጀራ ልንበላም ላንበላም እንችላለን። የተለያየ አይነት የእንጀራ እንጀራ እንበላለን የተለያየ አይነት ቀለል የሚሉ ምግቦችን ልንበላ እንችላለን። እና በጣም ደስ የሚል ነው እንጀራ ካልበላው እንደውም እኔ በጣም ቅር ቅር ይለኛል። ሁል ጊዜ ለምሳሌ ዛሬ ቀኑን ሙሉ እንጀራ ካልበላሁኝ። ነገ ጠዋት ላይ በጣም ነው ቅር ቅር የሚለኝ እና እንጀራ በጣም ስለለመድኩኝ እንጀራ መብላት በጣም ነው የምወደው። እና በጣም ለጤናም ደግሞ ተስማሚ የሆነ ነው። እንደገና ደግሞ ሁለት አይነት እንጀራ አለ። ለምሳሌ ከቀይ እጤፍ የሚሰራ እንጀራ እና ከነጭ ጤፍ የሚሰራ እንጀራ ነው። ሁለቱንም አደነ ካትረመን መብላት እንችላለን

ዝናብ በሚዘንብበት ሰዓት በጣም ነው ደስ የሚለኝ በመጀመሪያ ምክንያቱም እቤት ውስጥ ያሰባስበናል ብዙ ሰዎች ካሉ ምናምን ነገር ቤተሰብ ሰብሰብ እንልና እሳት በማቀጣጣል ቡና በማፍላት በቆሎ በመጥበስ ምናምን አብረን እናሳልፋለን እና ቤቱን በመዝጋት ምናምን በቃ አዳዲስና አሪፍ አሪፍ ፊልሞችን በመክፈት በጣም ደስ በሚሉ ድባብ የሞቀ ትኩስ ትኩስ ነገር እየበላን ለምሳሌ ድንች ሊሆን ይችላል ቡና ሊሆን ይችላል። እንደገና ደግሞ በእንትን የሚሰራ በቅቤ ምናምን ተደርጎ የሚሰራ ትኩስ ትኩስ ነገሮችን ሊሆን ይችላል ለምሳሌ ገንፎ ምናምን ነገር አይነት ነገሮችን እጅግ በጣም ደስ የሚል ድባብን እናሳልፋለን። ደስ የሚልና ደግሞ እንደገና በክረምት ሰዓት ብዙ ብዙ ጊዜ በቆሎ ሼት ይወጣልና በቆሎ ሼት በመጥበስ ወይም ደግሞ በመቀቀል በጣም ደስ በሚል ሁኔታ ደስ እያለን ነው የምናሳልፈው። ጥሩ ጥሩ ጨዋታዎችን እየተጫወትን እናሳልፋለን እና እንደገና ደግሞ ቤተሰብ በመጠየቅ ማለትም አብሮ ያቀራርባል በደንብ ተደርጎ ነውና የሚያቀራርበው። ደስ በሚል ሁኔታ እናሳልፋለን ደስ በሚል በቃ ቆይታ በጣም ደስ በሚል ውጪ ዝናብ እየዘነበ በጣም ደስ የሚል ሁኔታ እናሳልፋለን። ከዛ በተረፈ ደግሞ ምንድነው? እንተኝ እተኛለው በብዛት ክረምት አብሶ ማታ ማታ ዝናብ ሲዘንብ ምናምን ነገር መተኛት እጅግ በጣም ደስ የሚል ስሜት ነው ያለው። በጣም ደስ ነው የሚለው እንቅልፍ በደንብ እንዲወስደን ያደርጋል። ደስ በሚል ሁኔታ በደንብ ነው እንቅልፍ የምንተኛው እና ደስ ይላል ያለው ነገር እና በቃ። ሙቀት ስለማያይ ማለትም ያው ብርድ ብርድ ስለሚሆን ብርድ ስለሚሆን በብዛት ደግሞ የሞቀ የሞቀ ነገርን እንለብስና ከዛ በቃ ደስ በሚል ሁኔታ ነው ምና እንትን የምንለው ማለት ነው። የምናሳልፈው ማለት ነው እና በጣም ደስ በሚል ሁኔታ ነው። እና አንዳንድ ጊዜ ደግሞ ምንድነው? መጽሐፍ በማንበብ የመጽሐፍ እናነባለን መጽሐፍ ሲነበብ ደስ ይላል። እንደገና ደግሞ መዝሙር በመስማት ምናምን ነገር እናሳልፋለን። ቤተሰብ የቤተሰብ የድሮ ተረት የድሮ ወግ ምናምን ነገር እያደረግን እንጨዋወታለን ምናምን። ነገር ደግሞ በቤተሰብ ዙሪያ ያሉት አንዳንድ ችግሮችን ምናምን ነገር እንወያያለን። እንደገና ደግሞ የትኩስ ትኩስ ነገሮችን በመመገብ በጣም ደስ በሚሉ ሁኔታ ውስጥ እናሳልፋለን። ለምሳሌ እኔ በጣም አጥሚት በጣም ነው የምወደው በጣም እና ከረምት ሰዓት ላይ ደግሞ አጥሚት መጠጣት በጣም ነው የሚያስደስተኝ። ማታ ማታ እሰራለሁ በክረምት ሰዓት በጣም እሰራለሁ አጥሚት እና እሱን በቃ በመጠጣት አንደኛ ነገር በጣም ነው የሚጠግነው ለሰውነት በጣም ተስማሚ ነው። ተስማሚ የሆነውን ንጥረ ነገሮች ውስጡ አሉበት ምጥን ተደርጎ ነው የሚሰራው። ለምሳሌ እንደ አጃ እንደ ለውዝ ውስጡ ይኖረዋል። እንደገና በጣም ብቱ የተለያየ አይነት ቅመም ቅመምም ይኖረዋል አንዳንድ ጊዜ ሁለተኛ ደግሞ ምንድነው? በጣም ለሰውነት ተስማሚ ገንቢ የሆነ ነገር ስለሆነ። እንደገና ደግሞ በየከረምት ሰዓት እኮ ብዙ ኢነርጂ ወደ አየር ስለሚለቀቅ ብዙ እንትን ስለሚለቀቅ ቶሎ ቶሎ ስለሚረብ እሱ ደግሞ ምን ያደርጋል? ትንሽ ሆድን ጠገብ የማድረግና ያዝ የማድረግ ብርዱንም የመቋቋም ችሎታ አለው። እና አንዳንድ ጊዜ በብርድ ሰዓት በእጅግ በጣም ኢነርጂ ወደ ውጪ ሉዝ ስለሚሆን በጣም ነው የሚያስቸግረን። ቶሎ ቶሎ ምግብ ይርበናል እና ያንን ነገር ጠገብ እንዲያደርገን ያደርጋል። በተጨማሪ ደግሞ ድንች ድንች አሁን መብላት በጣም ነው የምወደው በክረምት ሰዓት እኛ ጋር ምንድነው የሚደረገው? በዳጣ ተደርጎ ድንች ተቀቅሎ በደንብ አድርጎ በመጀመሪያ በደንብ ተደርጎ ታጥቦ ከዛ በንጹህ ውሃ ይጣዳል። ከዛ ከበሰለ በኋላ የዳጣ ዳጣ በሚባል ማባያ እሱ የሚሰራው ደግሞ ከ ቀም ከቀይ ቃሪያ ወይም ደግሞ አረንጓዴውንም መጠቀም ይቻላል። ከቀይ ቃሪያ ነጭ ሽንኩርት ዝንጅብል ጨው ተደርጎ በደንብ ተደርጎ ይፈጫል። ከተፈጨ በኋላ ደግሞ ድንቹ ላይ ድንቹ ከተላጠ በኋላ እሱን ላዩ ላይ ዳጣውን ላዩ ላይ በማፍሰስ በደንብ ተደርጎ እላዩ ላይ እና በጣም ነው የሚያቃጥለው እና በዛ ሰዓት በሚያቃጥልበት ሰዓት ሙቀት ሊሰማን ስለሚችል በጣም በብርድ ሰዓት በጣም በዝናብ ሰዓት በጣም ደስ የሚል ድባብን ይፈጥራል። በጣም ደስ ይላል። እና በጣም እንትን ነው በጣም ደስ ብሎን ነው የምንበላው። እና የዝናብ ሲዘንብ በጣም ነው የምወደው በዚህ ምክንያት

የምወደው መጠጥ ባህላዊ መጠጥ ኬኔቶ ነው ኬኔቶ የሚባል መጠጥ አለ በኢትዮጵያ የሚታወቅ። እሱም የሚሰራው ደግሞ ከገብስ ነው። ገብሱ በመጀመሪያ በደንብ ተደርጎ ይለቀማል ከተለቀመ በኋላ ደግሞ በደንብ ተደርጎ ይታጠባል። ከዛ ከታጠበ በኋላ ደግሞ ይቆላል ከተቆላ በኋላ ደግሞ በሁለት አይነት መንገድ ሊሰራ ይችላል። ለምሳሌ ራሱ ተቀቅሎ ይሰራል ሁለተኛ ደግሞ ተፈጭቶ ይሰራል። እና የተቀቀለውን ሲሰራ ይቀቀልና ከዛ የምንወስደው ምኑን ነው ውሃውን ብቻ ነው። ራሱ ጥቁር ይሆናሉ ውሃው ከዛ እሱን ከተወሰደ በኋላ በወይራ ይታጠንና እንትን ባልዲ ነገር በወይራ ይታጠንና ከዛ ውስጡ ኬኔቶን ይጨመርበታል ማለት ነው። ከተጨመረበት በኋላ ደግሞ እላዩ ላይ ትንሽ ቀዝቀዝ ሲል እንደ ካሜራ ካሜራ የሚባል ማለትም እርሾ ማለቴ ነው። እሱን ይጨመርበታል ከዛ ስኳር ይጨምርበታል ከዛ ደግሞ የተለያየ አይነት ቅመቅማ ቅመሞች የምንፈልጋቸውን ለምሳሌ ቀረፋ ጥቁር አዝሙድ የመሳሰሉትን እንጨምራለን። ሁለተኛ ነገር ደግሞ አንዳንድ ሰው ምን ያደርጋል ብርቱካንን ይጨምራል። አናናስም ሊጨምር ይችላል ይጨመርና ቢያንስ እንኳን ለሶስት ቀን ይፈላል ማለት ነው። በቃ ከዛ ለሶስት ቀን ከፈላ በኋላ ከሶስት ቀን በኋላ ወይም ደግሞ ከሁለት ቀን በኋላ እጅግ በጣም ደስ የሚል ቴስት ይሰጥና ተቀድቶ ይጠጣል ማለት ነው። ይሄኛው አንደኛው የኬኔቶ የመስሪያው መንገድ ነው። ሁለተኛው ደግሞ ምንድነው? በመጀመሪያም እንደዛ ከተቆላ ምናምን ነገር በኋላ ከዛ እንትን ይደረጋል ይፈጫል ይፈጭና ከዛ በሞቀ ውሃ ሳይሆን አዎ በሞቀዋ መጀመሪያ ይፈላል በሞቀው መጀመሪያ ይፈላና ከዛ እየተጠለለ ደግሞ በሌላ እቃ ይገለበጣል ማለት ነው። ከተገለበጠ በኋላ ደግሞ እንትን ይባላል ይጠለልና ይገለበጣል ከዛ እንዲሁም ቅመማ ቅመም ጠቆራ ዝሙድ ስኳር እና የመሳሰሉትን አይነት ቅድም ለእንትኑ እንደተጨመረው ይጨመርበታል ማለት ነው። ከዛ በኋላ እሱም እንደውም እሱ በጣም ፈጣን ነው። ከሌላው ከዛኛው አንፃር በጣም ፈጣን ስለሆነ ከዛ ትንሽ በማግስቱ ራሱ ሊፈላልን ይችላል። ስለዚህ ከዛ በኋላ እንጠጣዋለን ማለት ነው። እና ሌላው ደግሞ ምንድነው? ኬኔቶ አሁን ላይ እየተከለከለ ነው ይመስለኛል። ማለትም በባህሪው ጥቁር ተደርጎ ነው የሚቆላው እና በጣም ጥቁር ተደርጎ ነው የሚቆላው አሁን ግን ያ ነገር አንደኛ ነገር ውስጡ ያለውን የፕሮቲን የሚነራል መጠን ስለሚያሳጣው በጣም ተአሮ መቆላት የለበትም። ስለዚህ በመካከለኛው ተቆልቶ ነው መሰራት ያለበት ተብሎ በመካከለኛው ተቆልቶ እየተሰራ ነው። በደሮ ግን ምንድነው በደንብ ተአሮ ጥቁር ሲሆን ነው የሚሰራው እና ያኛው ትክክል አይደለም ብዬ አስባለሁ። በኔም ምክንያቱም ከምግብ ማግኘት ያለብንን ንጥረ ነገሮችን ማግኘት አለብን። እርር አድርገን በቆላነው ሰዓት ምንድነው የሚሆነው? ያ ውስጡ ያለው ንጥረ ነገሩ ይሞታል ስለዚህ ግን መካከለኛ አድርገን ከቆላነው በደንብ ተደርጎ የውስጡን ያለውን ሜነራሎች ማግኘት እንችላለን ማለት ነው። ውስጡ ያለው ደግሞ ካርቦሃይድሬት ነው ይመስለኛል ካርቦሃይድሬቱን ማግኘት እንችላለን ማለት ነው። እና በጣም ደስ የሚል መጠጥ ነው ይጣፍጣል በደንብ ከተሰራ በንጽህና ከተሰራ በጣም ነው የሚጠፍጠው። አንድ ግን በብዛት ኢትዮጵያ ውስጥ የሚሰራው ለአመት ባዓል ጊዜ ነው ለእንቁጣጣሽ ለገና ለፋሲካ አይነት አመት ባሎች ይሰራል። ግንቱ አንዳንድ ሰውም ደግሞ እንዲችው ሰርቶም ይጠቀመዋል። ያው ኬኒቶ ሲያምረው ኬኔቶ ወይም ደግሞ ቀሪቦ ነው የሚባለው። በነገራችን ላይ እና በብዛት የተለያየ አይነት አካባቢዎች ላይ ደግሞ ስሙ የተለያየ አይነት ስያሜ አለው። ለምሳሌ በኬኔቶ ይባላል ደቡብ አካባቢ ቀሪቦ ይባላል። በተለያየ አይነት አካባቢዎችም ሁለተኛ ደግሞ ቡቅሪ ይባላል የተለያየ አይነት መውደድ ይባላል። አራት አይነት ስም እስካሁን ድረስ እኔ የማውቀው አራት አይነት ስም አለው። እና በጣም የሚጣፍጥ ብዙ ሰው የሚወደው መጠጥ ነው። እና እኔም ደግሞ በጣም ነው የምወደው ማለት ነው። ሌሎች ደግሞ ከለስላሳ መጠጦችን ብናይ ይሄም ለስላሳ መጠጥ ነው። ነን አልኮል ነው። እንደገና ደግሞ ያው ኢትዮጵያ ውስጥ ደግሞ በብዛት አለ አልኮል ነኮችን በባህላዊ መልክ የሚሰሩ አልኮል ነክ የሆኑ መጠጦችም አሉ። ለምሳሌ ጠጅ ጠላ የሚባል አረቄ የሚባሉ መጠጦች አሉ። በርግጥ እኔ አልወዳቸውም ሃይማኖቴም አይፈቅድም ይሄንን ለመጠጣት ማለት ነው። ግን ኬኔቶ ነና አልኮል ስለሆነ ኬኔቶ እጠጣለሁ ማለት ነው። ምንም አይነት አልኮል አይጨምርበትም ስለዚህ በጣም ወድጄ የምጠጣው የምመጣጥነው ነው ማለት ነው። እንደገና ደግሞ ሌላ በለስላሳ ከፋብሪካው የሚመረቱ ባህላዊ ያልሆኑ መጠጦች ደግሞ የምወደው በጣም የአፕል ጁስ ነው። የምወደው በጣም ነው የምወደው የአፕል ጁስ ደስ ይለኛል በጣም እሱን መጠጣት ያዝናናኛል በጣም ደስ የሚል ስሜት ነው የሚሰጠኝ። እና ይሄ ሁሉ እንደዛ ነው አመሰግናለሁ በጣም ስለጠየቅከኝ።